ጠዋት ምን ትበላለህ? ነው። ያው ጠዋት ላይ ቀለል ያለ ነገር ነው መብላት የምወደው፤ አብዛኛውን ጊዜ እንደ ፍራፍሬ ነገር አቮካዶ ነገር በዳቦ መጠቀም ነው ይበልጡን የምወደው። ከዛ ደግሞ ወይንም ጭኮ ሊሆን ይችላል ጭኮ እጠቀማለሁኝ። ሌላ ጊዜ ደግሞ እርጎ